የምትወደው መክሰስ ምንድነው? መክሰስ ሲባል እንግዲህ ያው በተለምዶ ያው እንግዲህ ከምሳ በኋላ የሚበላ ነው ምሳ ስድስት ሰዓት አካባቢ ይበላል ነው። ከዛ በኋላ ይሄ እንግዲህ አስር ሰዓት አስራ አንድ ሰዓት የተኮላ አካባቢ የሚበሉ ምግቦች በአጠቃላይ መክሰስ ወይም በቃል ሶስት ጊዜ የሚበላበት አካባቢ ነውና። እንደ ግሌ የምወደው መክሰስ ደግሞ አሉ ያው እንግዲህ ከምሳ በኋላ ትንሽዬ ነው የሚበላው ላይበላም ይችላል እንግዲህ ያው ሰው ከወጣ ስራ ቦታ ከሄደ ይረሳልኝ። ስራ ከበዛም ይረሳለኝ ካልበዛ ደግሞ ቁጭ ብሎ ይበላል በስራ ቦታ ከዛ ውጪ ከቤት ከሆነ ከሆነ ደግሞ። እንደ ቆሎ ነገር ቢሆኑ ደረቅ ያሉ ምግቦች ይኸው ያልበዛ እንደ ስላሴ የሌላቸው ምናምን ጣፋጭነት እንደ ዛሬ ያልበዛባቸውን እንደ ቋሎ ነገር። እንደ ዳቦ ነገር ምናምን እንደ ትኩስ ነገር የሚጠጡ ምናምን እነሱ እነሱ ጋር አብሮ። ቀለል ያሉ ምግቦች ብቻ ለሆድ የማይከብዱ ምናምን እነሱ ቢሆን እመርጣለሁእምፈልገውም እነሱ ነው። ያው እንግዲህ ከቤት ከተሆነ ካልተሆነ ስራ ቦታ ከተሆነ ጊዜ ከተገኘ ይበለዋል ካልተገኘ ይቀራልኝ። እንደአጠቃላይ መዶኔ የወልህ ደረቅ ያሉ ምግቦች ናቸው። ይኸው በትንሽ ተበልቶ ወዲያው ወደ ስራ ቦታ የሚኬድበት ያልበዛ ምናምን ለሆድ የምይከብድ የማያስጨንቅ ምናምን እንጂ እንደ ምሳ ምናምን ብዙ ተበዝቶ የሚበላ አይደለም። ያው እንግዲህ እንደ ዳቦ የሆነ ትንሽ የዳቦ ቢሆንም ቆሎ ነገሮችን ቢሆንም ያው እንደሱ ነገሮችን ነው ያሉት። ወይ የሚጠጣ ነገር ምናምን ቢሆን እነሱም አሪፍ ናቸው። ወይ ሻይ ቡና ቁጭ ብሎ የተለያዩ ነገሮችን ቀለል የሚል ምግቦችን በቀላል ነገር አሰናቶ መመገብም እነሱ እነሱም አሉ። እንግዲህ እና እንደ አጠቃላይ የምወደው እኔ ይሄ እንግዲህ ዳቦ ፍቅር መገጠም ስላለኝ ነው ዳቦ ያው ጠዋት ቢበላ አብዛኛው ሰዓት መክሰስ ላይም ትንሽ ዳቦ ብበላ ደስ ይለኛል ያው ያልበዛ በጣም ትንሽዬ ምናምን እሱ አሪፍ ነው እንዲህ ለጉልበትም ለጤናም ጥሩ ነው። በሱ ልክ ነው ሌሎችም አሉ እንግዲህ ቆሎ ነገሮችም ደግሞ አሉ በቃ። የተለያዩ ቆሎወች አሉ እንደ ለምሳሌ እንደ ገብስ ያሉ ቆሎ እንደ ስንዴ ያሉ ቆሎወች። የተለያዩ ነገሮች አሉ እነሱን ያው ቀለል ስለሚሉ እነሱንም ያው እየቋረጥነ ለጥንካሬ ለጥርስ ምናምን ጥንካሬን እነሱ አሪፍ ናቸው። ሌሎች ደግሞ አሉ እንግዲህ ብዙ ነገር ናቸው ምግብ አይነት ሲባል ሰው እንደየ ፍላጎቱ ይለያያል እና እኔ የምወደው ወይም ደግሞ በተለይ እነዚህን ምግቦች ናቸው። ያው እንግዲህ ፍሪ ስሆን ማለት የሆነ ስራ ሳይበዛብኝ ምናምን ነገር። ከቤት ካለው ያው አንድ አፍታ አእምሮን ለማስደሰት ለመዝናናት ሲባል ቁጭ ብሎ ያቺን ነገር ቀመስ አድርጎ ወደ ስራ ቦታ ወይም ሌላ ወደ መዝናኛ ከሆነም። ከወደ ሰው ለመጠየቅም ከሆነ ወደዚያ አካባቢ ጓደኛ ጋር ምናምን መጫወት ወይም ሻይ ቡን ክበብም ካለ እነሱ ጋር መዝናናት ምናምን። ስሱ ነው ያለ ያው እንግዲህ እኔ በቻኩት አቅም እንግዲህ። ያልበዙ በጣም ለሆድ የማይከብዱ ለስራ የማይከብዱ ከምሳ ያነሱ ትንሽ ትንሽ ምግቦች ባገኝ ያው። እነሱ ምርጫዬ ናቸው ቅድሚያ ምርጫዬ ናቸው ብዬ አስባለሁ። እንደኔ እንግዲህ ሰው እንደ ፍላጎት ይለያያል የኔ ምርጫ እንግዲህ ይሄ ነው። ሌሎችን ምግቦች ይኖራሉ በተጓዳኝ ዋናው ምግቤ ግን እንግዲህ ነው። በጣም ያልበዙ ከቆሎ ጋር ከደረቅ ምግቦች ጋር ተያያዙ። ደረቅ ምግብ ጣፋጭነታቸው ያልበዛ ምግቦች እነሱ እነሱ አሪፍ ናቸው። ለኔ

መተግበርያዎችን ታወርዳለህ? አዎ አወርዳለሁ። በሚገባ ነው እንጂ ለተለያዩ ኦንላይን ስራዎች፤ የመስመር ላይ ትምህርቶች፤ ለስራዎች የሚያስፈልጉ መተግበርያዎችን ያው በድረ ገጾችም አሉ። በመተገሪያዎችም አሉ። እንግዲህ በሚመቸኝ እንደተለያዩ መልእክት መር እንዲደርሰን ምናምን ስንፈልግ የመተግበሪያዎችን እናወርዳለን። ሁሉንም ቢሆን አሪፍ ነው። በድረ ገጹም መተገሪያዎችም ሁሉንም የምፈልገውን ነገር በቃ አስፈጊ የሚባል ነገር እናወርዳለን እነሱን እንጠቀማለን። ከላይ መልእክቶች ስደርሱ ምናምን በመተግበርያው በኩል ይደርሰናል። ደግሞ ፈጠን ለማድረግ ደግሞ መጥተህ በተለያዩ ነገር ዝርዝር ያሉ እውነታዎችን ለማየት ደግሞ ነገሮችን ለማየት እዚያ የምንፈልገውን ነገር ስራ ወይም መተግበርያው ጋር የምንሰራችውን ስራዎች የሚያስተላልፋቸዉን መልእክቶች ደግሞ አብዛኛው ዘርዘር ባለ አጠቃላይ መግለጫዎችን ለማየት ደግሞ ድረ ገጾች አሪፍ ናቸው። በዚያ እንገባለን እንደ እኔ እገባለሁ አያለሁ የምፈልገውን ነገር እረዳለሁ አያለሁ በየጊዜው የሚወጡ አዳዲስ ነገሮችን አያለሁ። የምፈልገውን ነገር አያለሁ ማስተካከል ያለብኝን የተለያዩ የተሻሻሉ ነገሮች ይኖራሉ እነሱን አያለሁ። አታርግ የሚባለው ነገር ደግሞ ያው ማጥፋት ተግባራች ደግሞ ተለያዩ እንደዚህ አዳዲስ ነገር ሲመጡ ማሳወጫዎች ምናምኖችን ሲመጡ እነሱ ጋር የበመልእክት መልኩ ይቀመጥና ልክ እንደ መልእክቶች ይቀመጣል። እሱ ጋር ገብተን ያው እንግዲህ የምፈልገውን ነገር ማድረግ ያለብንን እናደርጋለን። በዚያ ልክ ነው እና መተግበሪያዎችን አወርዳለሁ። በቃ የሚያስፈልጉኝን ሁሉ አወርዳለሁ። በደንብ በጠቃቄ ነው እንደቁም የምይዛቸው ቶሎ ቶሎ እንደውም ቶሎ ቶሎ አብዴት እይደርኳቸው ነው የምይዛቸው። ቶሎ ቶሎ ስለመጠቀማቸው ያው እንዳያስቸግሩ ምናምን ቶሎ ቶሎ እያሻሻልኩ ምናምን ነው የምጠቀማቸው። በስርዓት ነው የምጠቀማቸው እንደራሴ ማለት ነው። በድረ ገጹ ደግሞ ያው ለፍጥታቸው ቶሎ ለመግባት ምናምን አንዳንድ መረጃዎች ስፈልግ አዳዲስ ነገር የተጨመሩ ካለ ከሌለ የለም አለ የሚለውን ነገር ለማየት ደግሞ እዚያ ጋር ዘርዘር ባለ ሁታ ተረድተን ወደ እንወጣለን ወደ ስራችን እንቀጥላለን። መተግበርያ ጋር ተያይዞ እንግዲህ ሁሉም ጠቃሚዎዎች ናቸው። ለሚያስፈልጉን በምንፈልገው ስራ ሙያ ዘርፍ የምንፈልገው መተግበሪያ አለና እነሱን ተጠቅመን እንግዲህ የምፈልገውን ስራችን አቅለን ጉልበት ገንዘብ ወጪ አጠቃላይ ያለውን ነገር ቀንሰው ይሰሩልናን እየሰሩልን ነው ቀጣይ ይሰሩልናል ብለን ተስፋ እናደርጋለን። እንዲሁ ወደፊት የሚፈጥሩት አሪፍ መተግበሪያ በጣም ከዚህ የበለጠ ይሻላል ተብሎ እንግዲህ ይታሰባል። ያው ምክንያቱም ከቀጣይ ቀጣይ ጊዜዎች በጣም የተሻለ ነገር አዲስ ነገር የተፈጠሩ ነው እና እሱ አሪፍ ነገር ይመጣል እያለ እያሰብን ነው እስካሁን አለ እና በዚህ በኩል የተለያዩ መተግበርያዎችን አወርዳለሁ እጠቀማለሁ። ለተለያዩ ስራዎች እጠቀምባቸዋለሁ። በእኔ በኩል ያለው እንግዲህ ይሄ ነው።

ላፕቶፕ አለህ ላፕቶፕ የለኝም። እንደውም በጣም በእጅጉ እያስፈለገ የነበረ አሁን ግን የለኝም። የው ትንሽ ዋጋዎችም ትንሽ ጨምረዋል አሁን ከጊዜ ወደ ጊዜ። ቅድም ተማሪ ሳለሁ ያስፈልገኝ ነበር ግን ያው ትንሽ ትምህርት ጋር ተያይዞ ምናምን። ያው እንግዲህ ሰላም ምንም ስለሚጨመርበት ትንሽ አለመተማመን ስለሚኖር ገንዘብ እጥረት በትምህርት ላይ ሲሆን ደግሞ ትንሽ ገንዘብ እጥረት ስላለ ላይ አልገዛው ነበር። ያው ፍላጎት በፍላጎት ሁሌም ገዛለሁ እገዛለሁ እያልኩ እንግዲህ ሳልገዛ ቀረሁ። አሁንም ቢሆን የተለያዩ የመስመር ትምህርቶች እፈልገው ነበር ግን እስካሁን ራሱ የለኝም። የሚገርመው የምማረውም የምሰራውም ነገሮችንም እማካሂደውም በስልኬ ነው። በቃ ጥሩ የሆነ ስልክ አለ። አሪፍ የሆነ ስልክ አለ በሱ ማካሄድ ነው። አብዛኞች ፒሲ የሚሰራቸውን ስራዎች ስልኮች ይሰፘቸዋል ያው ከበድ ከበድ ያሉ የሆነው። እንትኖች ፕላትፎርሞች ካልሆኑ በቀር ሌሎች ይሰራሉ። ስልክም እኔ የምጠቀመው እሱን ተጠቅሜ ነው። የተለያዩ ስራዎችን የምሰራው ከተለያዩ ድርጅት ጋር የምገናኘው ትምህርቶችን የምወስደው ክፍያዎችን የምከፍለው የተለያዩ ነገሮችንም የማደርሰው በዚሁ ነው በስልኬ ነው። እና ስልኬ እንደኔ እንደ ግማሽ ህይወት ማለት ናት። በጥንቃቄ ነው የምይዛተኝ። ለምፈልገው ነገር እጠቀማለሁ። እስካሁን ግን ላፕቶፕ የለኝም ለመግዛት እያሰብኩ ነው። በርግጥ ያው እንግዲህ ደና በር ከተገኘ አሪፍ ነገር ገቢ ከተገኘ እሱን ገዝቼ ደግሞ አሪፍ የሆነ ስራ እሰራለሁ ብዬ አስባለሁ። የምኞቴ እንግዲህ እንዲሳካ ተስፋ አለኝ። ከዚህ ቀጥሎ ደግሞ እንግዲህ እስከዛ ባለው ግን ያው በስልካችን መጠቀም ሰው ባለው ነው የሚጠቀምና ዋናው የአጠቃቀም ዘዴው ነው። እውቀቱ ነው እንጂ። ሁሉም አንድ ነው እንግዲህ ዝሮ ዝሮ ይኸው እንዴት አድርጌ ልትጠቀመው የሚለውን ማለት ነው። ነገሮችን በስርዓት የሚረዳ ሰው ከሆነ። እነሱ ተጠቅሞ የተለያዩ ስራዎችን አመርቂ የሆኑ ውጤቶችን መስራት ይቻላል ችግር የለውም ዋናው ማወቅ ነው። እና በሱ ልክ ነው ያለው ነገር እንግዲህ እና ላፕቶፕ የለኝም ለጊዜው። ለቀጣይ ቀናቶች ወይም ወራቶችን ቢፈጁ እንጂ እገዛለሁ ብዬ አስባለሁ የተለያዩ ያቀድኳቸው ስራዎችም አሉ። የጀመርኳቸውም አሉ ገና ሚሻሻሉም አሉ የምማራቸው ትምህርቶችም አሉ ገና ብዙ ነገሮች አሉ እነሱን ለማስኬድ ግዴታ ሲባል ያው የላፕቶፕ ነገር ግዴታ አስፈላጊ ነው። ወይም ኮምፒውተር አስፈላጊ እስከሆነ ከሆነ ድረስ እነሱን ገዝቶ በተሻለ መልኩ አሪፍ በሆነ መልኩ በማይጎዳ መልኩ ምናምን ለመጠቀም አስባለሁ። እኔም ብዬ እንግዲህ ትልቅ ተስፋ አለኝ በቅርቡ እንደማሳካ እያልኩ የሆነ ግምትና ትንቢያ አለኝ። እንግዲህ ትንሽ ብር አጠራቅሞ በጅት አጠራቅሞ የተለያዩ ስራዎች ሰርቶ በግብርናውም በዚሁም በንግድ አለም በዚያም ብሎ ይሰራል። ከኢንተርኔት አለም ጋር አያይዞ ደግሞ እሱ አስቸጋሪ ስለሚሆን እሱን ቀስ ብሎ ደግሞ አያይዞ እሞክራለሁ ብዬ አስባለሁ። በኔ በኩል እና ከዚህ ጋር ከላፕቶፕ ከመግዛት ጋር ወይም። ስላልነበረኝ እገዛለሁ ብዬ ትልቅ ታስፋ

የቀረ ምግብ ትበላለህ? አይ የቀረ ምግብ እንኳን አልበላም ያው ምግብ ሲባል እንግዲህ ምግብ ከተበላ በኋላ የሚቀር ምግብ አለ ወይም የሚተርፍ ብንለውም ይሻላል እእ እሱ ምግብ ደግሞ መጥፎ ነው እንግዲህ ቀደም ቀደም ሲበላ ነበር ልጆች ሳለንም እ መስሪያ በአንድ ነበር የሚበላ ምግብ ሲባል በአንድ ነበር የሚበላ ሰብሰብ ተብሎ ምናምን ቤተሰብ ሁሉ ነበር የሚበላው። አሁን ግን እንግዲህ ከስራ ብዛትም ከጊዜም አንፃር ምናምን ሲባል ጊዜ ለመቆጠብ ሲባል ሁሉም ለየራሱ ነው የሚበላው በሄደበት ነው የሚባለው። በተመቸው ሰዓት ሁሉንም ሲርበው ምናምን ስለሚፈልግ ስለሚበላ እ እኔም እንግዲህ ሲርበኝ ወይም ስፈልግ ስለምበላ የቀሩ ምግቦች ሁሉም እያንዳንዱን እንዳታተርፍ የሚባል ነገር አለ ወይም ምግብ እንዳይቀር ይባላል እሱ የራሱን ይበላል ቢያተርፈው ወይም ቢቀር እንኳን ምግቡን ራሱ ነው የሚበላት እንጂ ይሄ የእገሌ እና የእገሌ ነው ና ብላ የሚባል ነገር ስላለ እሱ ጋር አሁን ቀርቶዓል እኔን ደራሴ አልበላም። ምናልባት ትልቅ አባቶች ከሆነ እ እሱን ያው እመገባለሁ። የሃይማኖት አባቶች ምናምን የሚያቀርቡት አለ ትልልቅ አባቶች ምናምን የነሱ ከሆነ ግዴታ እንበላለን ያው በረከትም ስለሆነ ማለት ነው ከቻልን እንደ ጓደኛ እንዳቻ ጓደኛ ምናምን ከሆነ እሱን ያን ያህል እ አንመገበውም ያው ይደርቃል የሚለውን አምነን ከተቻለ አድርቆ ምናምን መብላት ካልተቻለ ደግሞ ያው ለከብቶች ለበጎች ምናምን ሌሎች ለውሾች ምናምን ይሰጣል ማለት ነው። እኔ ያው እንግዲህ በዚህ በኩል እኔ የምበላው ምግብ የለኝም የቀረ ምግብ ቀረ ነው ወይ ራሷ ላይ ትበላለኝ የበላው መጀመሪያ ያስቀረው አካል፣ ሰውዬ ከዛ ውጭ ያለው ደግሞ እንግዲህ መድረቅ ነው ያለበት ወይም ለ ውሾች ለተለያዩ ሌላ ለሚበሉ ነገሮች መስጠት ነው እኔ በዚህ በኩል እ አልበላም ያው ቀደም ሳላቅ በልቼ ሊሆን ይችላል አሁን ግን ከተለቅኩ፣ ነብስ ካወኩ፣ አምሮዬ ከበሰለ በኋላ አላውቅም ምክንያቱም ብዙ የሚተላለፉ ነገሮች ስላሉ ነው ያንዱን አንዱ የቀረ ያስቀረውን ሌላኛው ሲመገብ ምናምን ተለያዩ ነገሮች ያው ሊከተል ስለሚችል ከሚል ስጋቻ ነው እንግዲህ ብዙ ሰው ይሄን ነገር የማይፈልገውና እ ይተርፋል ወይ ማድረቅ ነው አማራጩ ከዛ ውጪ ያው ይቀራል እና እዚህ በኩል ያለውን ነገር እንግዲህ እኔ እ ይሄን ነገር አልበላም የሚሰጠኝን ምግብ እበላለሁ ካተረፍኩ ከቀረ ወይ እራሴ ጨመ ቀጥዬ በሚቀጥለው ሰዓት ያው ከትንሽ ከአንድ ሰዓት ከ ሁለት ሰዓት በኋላ የራሴን ነምግብ ነው ካልሆነ ደግሞ እንግዲህ ማድረቅ ነው እንደዚህ ነው ያለው ነገር እስካሁን እንግዲህ። እና እኔ በበኩሌ ያለኝ ነገር ይሄን ነው። እ ግን እንደ ትልልቅ አባቶች አሉ ምናምን ግደታ የሚሆን ከሆነ ደግሞ እንግዲህ የነሱ እ ለበረከት ሲባል የሆነ ለምርቃ ምናምን ሲባል እንበላለን ቤተሰብም ግዴታ ያዙናል። እነሱን ለማክበር ሲባል እንበላለን ያው ይሄ ደግሞ የሚሆነው ሁልጊዜ አይደለም አልፎ አልፎ ነው። ሰው የሚመጣው አልፎ አልፎ እንዲው ገጠመኝ ስለሚመጣ ምናምን ያ የሄዋን የሚሆንበት አጋጣሚ አለ ከዛ ውጪ ያለው ግን ብዙን ጊዜ እንደዚህ የቀረ ምግብን አልበላም።

ምን የቤት እቃ ትጠቀማለህ? እንግዲህ ምን የቤት እቃዎች ትጠቀማለህ ለሚለው ጥያቄ? እኔ ገና ነኝ እንግዲህ አሁን ላይ ያው በትንሹ ነው የምጠቀመው። ገና ነኝ። ማለት ብዙ ነገር የማሟላቸው ነገር። ይኖሩኛል ትምህርት የጨረስኩም አሁን ነው። እንግዲህ ገና ዶርም ይዤ ነው የምኖረው በዚያ ላይ እንጂ በተለያዩ እቃዎች እቃ ሲባል በጣም ብዙ ነገር እንግዲህ ቤት የሚያሟላ እቃ አለ። እኔ ግን ለእለት እለት ለለት ለለት ኑሮ ብቻ ነው የምጠቀማቸው ትንሽ ጠረጴዛ መቀመጫ መኝታ እና ያው የምግብ ማብሰያዎች እቃዎች ናቸው። እንደ ብረት ድስት ያሉ ነገሮች እንደ ጀሪካ እንደ ብርጭቆ ትንንሽ ያሉ ነገሮች የወጥ መስሪያዎች ነገሮች እንጂ የእንጀራ ማስቀመጫ ነው እንጂ ብዙ ሌላ የተለያዩ ነገሮች እንደ ምግብ መስሪያ ያሉ ማስቀመጫ እቃዎች ሰፋ ያሉ እንደ ኪችን ነገሮች እንደ ሶፋ ያሉ እንደ ቁም ሳጥን ምናምን ያሉ ነገሮችን እቃ አልጠቀምም። ያው እንግዲህ የምጠቀምበት ጊዜ ይኖራል እንግዲህ አይርቅም ብየ አስባለሁ። ነገሩ ከተሳካ ችግር የለም ሁሉም ይዘጋጃል። ላሁኑ ግን የምትጠቀማቸው እኒህ ናችሁ በጣም በጣም ትንሽ በቃ ልክ እንደ ተማሪ ኑሮ አይነት እንደ ኢትዮጵያ ኑሯችን መሰረት በጣም በትንሹ ነው የምጠቀመው። የተለያዩ ማቴሪያሎችን ብዛት ያን ያህል የለኝም። የተለያዩ እቃዎች የለኝም በትንሽ ነው የምጠቀመው እቃ አንድ ማንበቢያ ምናምን አሁንም ድረስ የሆነ ተማሪ ነን እና የመስመር ላይ የትምህርት የተለያዩ ትምህርቶች አሉ። ማንበቢያ መቀመጫ የምግብ መብሊያ የሆነች ሳ ህኖች እና ያው መቀመጫ ትንንሽ ወንበሮች የውሃ ጄሪኮች ምናምን። እነዚህ እስካሁን አሉን እንግዲህ ለጊዜው ቀጣይ ደግሞ አሪፍ ነገሮች ይኖሩናል ብየ ተስፋ አደርጋለሁ። ከእኛም አልፎ ቤተሰብ የምንረዳበት ነገር ይኖራል ብዬ አስባለሁ። የተለያዩ እቃዎችንም የምንፈልጋቸውን እቃዎችን እናሟላለን ግዴታ እቃ ሁሉም አስፈላጊ ነው። እንግዲህ አዳዲስ እቃዎች በጣም ብዙ ነገሮች የሚያስፈልጉ አሉ የጎደሉ ገና ያልሞሉ አሉ እነሱን ለመጠቀም ደግሞ እንግዲህ ለመግዛት ትንሽ አቅም ይጠይቃል ኢኮኖሚ ስለሚጠይቅ። ከጊዜ በኋላ እንግዲህ አሳካለሁ እንደኔ ሀሳብ አስባለሁ ለአሁኑ ግን ያለኝ እነዚህን በጣም ትንሽዬ ናቸው በጣት የሚቆጠሩ ናቸው። እነሱን እየተንከባከቡ ንጽህናቸውን እየጠበቁ ባለው መጠቀም ነው እስካሁን ያለውን ነገር እንደዚህ ነው የማደርገው እኔ። ቀጣይ እንግዲህ አዲስ ህይወት አዲስ ምዕራፍ አዲስ ነገር ይጀመራል ብየ አስባለሁ። እንግዲህ ባለቤት ምንም ሚስት ምናምን ይፈለጋል ከዚያ በኋላ ልጅም ይወለዳል ሲባል እሱን በጣም ብዙ እቃዎች ያስፈልጋል እሱን እንገዛለን። በእኔ በኩል ያለው እንግዲህ ትንሽ እቃዎች ናቸው የምትጠቀመው ቤት ውስጥ ያሉት። በጣም በትንሽዬ ናቸው እነሱን በቻልኩት መጠን እጠቀማለሁ ያው በጥንቃቄ ይዞ እነሱን ሲጎሉ ደግሞ እዳ ነው። ለመግዛት ምናምን ትንሽ ስለሚከብድ። ያሉትን ነገሮች በጥንቃቄ እየተጠቀምኩ ያው የሚያስፈልጉኝ በቃ በጣም በጣም አስፈላጊ በርካታ እቃዎች ነው ያሉኝ እነሱም ያው እንግዲህ በጥንቃቄ ይዞ እስካለን መጠቀም እስከሚተኩ ድረስ በሌላ በአዳድስ እቃዎች። እነሱን መጠቀም ነው አሁን የዘረዘርኳቸውን እቃዎች